በስራ ጊዜ እረፍት ታደርጋለህ ወይ? አዎ በስራዬ ጊዜ እረፍት አደርጋለሁኝ። ድካም ሲሰማኝና ሰውነቴ ሲዝል እንደዚሁም ደግሞ። ስራዬን በአዲስ መንፈስ ለመጀመር መነቃቃት እንዲኖረኝ በስራዬ መካከል እረፍትን እፈልጋለሁ እረፍት ለማድረግ እሞክራለሁ ማለት ነው። እንደዚያ ካልሆነ ግን አይምሮዬ ሊነቃቃልኝ እና ሊበረታልኝ ስለማይችል ማለት ነው። ስለዚህ በስራዬ መካከል ላይ እረፍትን አደርጋለሁ ማለት ነው

በእንጨት እሳት ማብሰል ታውቃለህ ወይ? አዎ በእንጨት እሳት ማብሰል አውቃለሁ። እንጨት ብዙ ጊዜ በገጠራማ የሀገራችን ክፍል ላይ ነው የሚገኘው። በዛም ደግሞ በደንብ አድርጌ ማብሰል እችላለሁ ማለት ነው። በሱ የፈለገውን ነገር እንጀራ መጋገርም ቢሆን ወጥም መስራትም ቢሆን የተለያዩ ሌሎችንም ዳቦ መጋገርም ቢሆን በዛ መልኩ ማብሰል እችላለሁ ማለት ነው። ሁሉንም ነገር እሚ ብዙ የሚከብደኝ ነገር የለም።

በቀን ስንት ሰዓት ስልክ ትጠቀማለ? እኔ በቀን ከ አራት ሰዓት እስከ ስድስት ሰዓት ባለ ያህል ሰዓት እጠቀማለሁ በተለይ በቋሚነት ሶስት ሰዓት ያህል እጠቀማለሁ፤ በቀን የተለያዩ መረጃዎችን እና የተለያዩ ጽሁፎችን በማንበብ እንደዚህም በዚህን ያህል ልክ እጠቀማለሁ ማለት ነው እና ይሄ ነው ይሄን ይመስላል

ስለ ቅርብ ጓደኛ ንገረኝ? ጓደኛዬ እጅግ በጣም ህዳት ያለው ወይም ደግሞ ዝም የሚል እና ነገሮችን ባስተውሎት የሚመለከት ሰው እና ቅን የሆነ ቅን አስተሳሰብ ያለው ሰዎች መርዳት የሚያስደስተው ከሰው ጋራ መብላት መጠጣት የሚወድና ሰዎች እጅግ የሚያከብር ሰው ነው እና ስብእናው ይሄን ሲመስል በስራ ደግሞ እጅግ በጣም ጎበዝ ታታሪ ሰው ነው ማለት ነው

ትንኞች በአካባቢዎት ላይ አሉ ወይ? አዎ ቢምቢ የሚባል የወባ ትንኝ የሚመስል በአካባቢያችን ላይ አለ ይሄም ደግሞ ለሰውነት ሰውነትን በመንከስ የሚያደማ ነው። እንደዚሁም ደግሞ የተለያዩ ቢምቢዎች ወይንም ትንኞች አሉ። እንደ የተለያዩ አይነት ትንኞች ብዙ ናቸው ብቻ መግለጽ ልገልጻቸው የማልችላቸው ትንኞች አሉ። እና አሉ አካባቢያችን ላይ ትንኞች

ማቅረቢያ ማድረግ ትችላለህ ወይ? አዎ ማቅረቢያ ማድረግ እችላለሁኝ የተለያዩ ማቅረቢያዎች ይኖራሉ የምግብ ማቅረቢያ አለ፤ የእቃ ማቅረቢያ አለ እንደዚሁም ደግሞ የካሜራ ማቅረቢያ አለ እና እነዚህን ነገሮች በሙሉ ማድረግ እችላለሁ ምንም የሚከብድ ነገር ስላልሆነ እና በእንደዚህ አይነት መልኩ ማቅረቢያ ማድረግ እችላለሁ አቅሙም አለኝ ማለት ነው።

ለምን ያህል ጊዜ በዚህ ስራ ሰርተሃል? እኔ በዚህ ስራ የሰራሁት አንድ አራት አመት ያህል ነው በአራት አመት ይህንን ስራ ሰርቼ በጣም ብዙ ለውጥና ብዙ አመርቂ ውጤቶችን አግኝቻለሁ ብዬ አስባለሁ ስለዚህ እኔ ብዙ ጊዜ በዚህ ስራ ላይ ስኬታማ ነኝ ብዬም አስባለሁ እና ለአራት አመት ያህል ስሰራ ብዙ ልምድና ብዙ እውቀትን አካብቻለሁ ማለት ነው በዚህ ስራ

መዘመር ትወዳለህ ወይ? አዎ በጣም ብዙ መዝሙሮችን መዘመር የምወዳቸው መዝሙሮች አሉ ደስ የሚያሰኙ መዝሙሮች ይኖራሉ በሀገራችን አንደኛ ብሄራዊ የሀገር መዝሙር ነው። የሀገር መዝሙር ስለ ኢትዮጵያ ስለ ሀገራችን የሚዘመሩ መዝሙር ነው። ስለ ሌላኛው ስለ ስለ ቤተክርስቲያን ስለ ቅዱሳን ስለ ንስሃ ስለ እግዚአብሔር የሚዘመሩ መዝሙሮች አሉ። እነዚህን መዝሙራት መዘመር በጣም ያስደስተኛል ማለት ነው

ዛሬ የመጀመሪያ ምግብህ ምን ነበረ? ዳቦ በሻዬ ነበረ ዛሬ የመጀመሪያ ምግቤ ዳቦ በሻይ በልቻለሁኝ በዚህ ሰዓት ማለት ነው። ዳቦ በሻይ በልቼ የተለያዩ ስራዎችን ለመስራት አሁን ራሴን እያዘጋጀሁ እገኛለሁ ማለት ነው። እና ዳቦ በሻይ መብላት ያው በጠዋት እንድንነቃቃ አእምሮአችን ብሩህ እንዲሆን እና ከሻይም የሚገኘው ይሄ ካርቦሃይድሬት መጠጥ ሰውነታችን ሙቀት እየጨመረ በዚህ በቀዝቃዛ በጠዋቱ ሰዓት እንትን ይልልናል ማለት ነው

የአትክልት ስራ ታደርጋለህ ወ? የአትክልት ስራ ብዙ ጊዜ አዎ የአትክልት ስራዎችን እዳ አደርጋለሁኝ በጣም የአትክልት ስራዎች ይኖራሉ በሀገራችን እና እነዛን የአትክልት ስራዎች አደርጋለሁ ለምሳሌ የአትክልት ከአትክልት ስራዎች ውስጥ አንደኛው የወይን አትክልት ነው ወይንን እንተክላለን፤ ፓፓያ እንደዚሁም ደግሞ ማንጎ፣ አፕል እንደዚህ እንደዚህ አይነት የተለያዩ አትክልቶችን በጓሮአችን ውስጥ ተክለናል።

ስነ ጥበብ ትወዳለህ ወ? ያው ስነ ጥበብ በጣም እወዳለሁ፤ ስነ ጥበብ ማለት የተለያዩ ጽሁፎችን ማንበብ ወይንም ደግሞ መጻፍ እና የእጅ ስራዎችን እንትን ማለት በጣም እወዳለሁ ነገር ግን ከእጅ ጽሁፎች ውጪ በእጅ የሚሰሩ የተለያዩ አይነት ስራዎችን እኔ በስራት መስራት አልችልም ነገር ግን ሳየው በጣም የሚያስደስተኝና የምወደው አይነት አሰራር ሂደትን የሚከተል ነው።

ገንፎ ትበላለህ ወይ? አዎ እኔ ብዙ ጊዜ ገንፎ መብላትን እወዳለሁ። ገንፎ እበላለሁ እጠቀማለሁ ግን በአመት በተወሰነ ጊዜያት ውስጥ ነው እንጂ ይሄን ያህል ብዙ ጊዜ ገንፎ አግኝቼ የምመገብበት ሁኔታ እና ጊዜ አይኖርም ማለት ነው፣ ግን ገንፎ እጅግ በጣም የሚወደድ ሀገራችን ባህላዊ ምግብ ነው። በሀገራችን ውስጥ እና የሚወደድ እና ደስ የሚል እነ እንደሆነ ለማሳወቅ እወዳለሁ።

ወደ ስራ ምን ለብሰህ ትለብሳለህ? ወደ ስራ ሲሄድ የምለብሰው የስራ ልብስ። ወይ ጂንስ ወይ ደግሞ ሱፍ ነገር ነው የምለብሰው ብዙ ጊዜ። እና እኒን ለብሼ በምሄድበት ጊዜ እንትን ሙሉት ሙላት ይሰማኛል ወይም ጤነኝነት ይሰማኛል። ስለዚህ ወደ ስራ ሲሄድ እንዲህ አይነት አለባበስ ለበሼ መሄድ ነው የምወደው። በተለይ ጃኬት ሸሚዝ ቦዲ እና ከዛ ሱሪ በ አዲዳስ ጫማ ጂንስ ማለት ነው ለብሼ መሄድ እወዳለሁ

በእግርህ ምን ያህል ርቀት መሄድን ትችላለህ? በእግሬ እኔ እስከ ሃምሳ ኪሎ ሜትር ድረስ መሄድ እችላለሁ። ከዛም በላይ ግዴታ ከሆነ እሄዳለሁ ብዙም የሚያደክመኝ የሚያስጨንቀኝ ደግሞ የሚያሰለቸኝ ነገር የለም ማለት ነው። እና በእንደዚህ አይነት መልኩ ነው ብዙ ጊዜ ይሄን ያህል ርቀት መጓዝን እችላለሁ። ምክንያቱም ብዙ ጊዜ ገጠራማው የአካባቢ ላይ በፊት መደበለኝ የእድሜ ክልል ውስጥ መመላለስ ስለነበረ በዛ ጥንካሬን አግኝቻለሁ

የሙዚቃ መሳሪያ መጫወት ትወዳለህ ወይ? እኔ የሙዚቃ መሳሪያ የለኝም መሳ መጫወትም አልችልም። የሙዚቃ መሳሪያ በጣም ብዙ አይነት ኦርጋኖች ወይንም ደግሞ የተለያየ ጊታር ወይንም መሰንቆ ክራር አሉ። እኔ ግን ብዙም የምችለው የሙዚቃ መሳሪያ አይነት የለኝም መጫወት አልችልም

ኢንተርኔት አለ ሆይ? አዎ እኔ ኢንተርኔት አለኝ እጠቀማለሁ ብዙ ጊዜ ኢንተርኔትን በመጠቀም ነው ብዙ ስራዎችን ወይንም ደግሞ ብዙ መረጃዎችን ወይንም ደግሞ ብዙ ክህልና ክህልቶችንና እውቀቶችን የምሰበስበው እዛ ላይ ዳታን ልጠቀም እችላለሁ ወይ ፋይቭ አለበት ቦታ ደግሞ ዋይፋይ በመጠቀም ኢንተርኔት ተጠቅሜ ብዙ መረጃዎችን መሰብሰብ እችላለሁ ማለት ነው።

ከጎረቤትህ ጋራ ግንኙነት አለህ ወይ? ጥሩ ግንኙነት አለህ ወይ? አዎ ከጎረቤቴ ጋራ ጥሩ የሆነ ግንኙነት አለኝ። ጉርብትናችን አንድ እንዲሆን ያደረገው ምንድነው እሱ አንደኛ ለበዓላት እንጠራራለን፣ በተለየ ጊዜ እየተጠራራን እንነጋገራለን፣ እንመካከራለን ችግሮች ካሉ ችግሮቻችንን እናልፋለን። እና ከጎረቤቴ ጋር አዎ በጣም በጣም ደስ የሚል የጉርብትና ወይንም ደግሞ ጥሩ የሆነ ግንኙነት አለኝ ማለት ነው።

የምትመኘው የስራ አይነት ምንድነው እሱ? የምመኘው የስራ አይነት እኔ ብዙ ጊዜ ምንድነው አሁን ለምሳሌ ጥሩ ገቢ ያለው ቤተሰቦቼን ማስተዳደር ያስተዳድርልኝ የሚችል እኔንም ሊለውጠኝ የሚችል እና በጣም በብዙ ሚሊየን የሚቆጠር ገንዘብ እና ማንቀሳቀስ የሚችል አንተን ሲኖረው እሱ በጣም ያስደስተኛል እና የምመኘው ስራ በተለይ እንደ ካምፓኒ አስተዳደር ወይም ደግሞ የተለያዩ ሰዎችን ማማከር ማስተማር እንዲህ እንዲህ አይነት ስራዎች ደስ ይሉኛል፤

ምን? አይነት ቦርሳ ትጠቀማለህ እኔ የምጠቀመው ቦርሳ በወገብ የሚታዘል በጣም ጠንካራ የሆነ ቦርሳ መጠቀም እወዳለሁ። እና እንደዛ አይነት እንደዚሁም ደግሞ በፊት ለፊት የምትያዝ አነስ ያለች የተለያዩ ትናንሽና ጥቃቅን እቃዎችን ልትይዝልኝ የምትችለን እቃ ወይንም ደግሞ ቦርሳ እጠቀማለሁ። እና ይሄንን በምጠቀምበት ጊዜ ደግሞ የተለያዩ ጥቅሞችን አገኛለሁ ብዙ ነገሮችን በአንድ ላይ ፓክ አድርጌ ወይንም ደግሞ ሰብስቤ እንዲይዝ የሚረዳኝ ስለሆነ ማለት ነው

ጥራት ያለው ስራ ማቅረብ ትችላለህ ወ? አዎ በስራዬ በጣም ታማኝ እና ተወዳጅ የሆነ ስራን እሰራለሁ፤ ሰዎችም ደግሞ በዛ በጣም ጥራት ያለውን ስራ ሳቀርብላቸው ይሄንም ደግሞ ስሰራላቸው በተደጋጋሚ እኔን ላይ ትኩረት እንዲያደርጉና እኔን እንዲፈልጉኝ ምክንያት ይሆናቸዋል ወይንም ደግሞ ምክንያት ይሆናል ማለት ነው፤ እኔም የተሻለ ገቢ ለማግኘት ከሰዎች ጋር ጥሩ የሆነ ግንኙነት እንዲኖረኝ ጥራት ያለው ስራን ነው ለሰዎች ማቅረብ የምወደው።

ምን ያህል ጊዜ ወደ ገበያ ትሄዳልህ? እኔ በሳምንት አንድ ጊዜ ወይንም ሁለት ጊዜ ወደ ገበያ እሄዳለሁ። የሚያስፈልጉኝን ነገሮችንም ገዝቼ እመጣለሁ ማለት ነው እና እኔ ወንድ ስለሆንኩ ብዙ ጊዜ ገበያ የምሄደው እኔ ሳስፈልግ ብቻ ነው ወይንም ደግሞ የትርፍ ሰዓት ጊዜን ለመጠቀም ነው ወደ ገበያ የሚሄደው አስፈላጊ የሆነ ነገሮችን ገዝቼ መጥቼ በቤቴ ውስጥ አስፈላጊ የሆነ ነገር ለማሟላት ማለት ነው።

የስራ ጊዜዎ እንዴት ነው? እኔ የስራዬ ጊዜ በጣም ደስ የሚል እና በደንብ ምቹ ጊዜ ነው። እና የምሳን ሳልጨናነቅ ከስራ ባልደረቦቼ ጋራ በመነጋገር እና በመተባበር ስራዎቼን አቅልዬ እሰራለሁ ወይም ደግሞ ወደ መስሪያ ቤቴ ሄጄ የሚያስፈልጉኝን ነገሮች አሟላለሁ ማለት ነው። እና የስራ ጊዜዬ እጅግ ደስ የሚያሰኝ እና ጥሩ የሆነ ጊዜ ነው ማለት ነው

ገንዘብ ትቆጥባለህ ወይ? አዎ እኔ ብዙ ጊዜ ገንዘብ እቆጥባለሁ ማልቆጠብበት ጊዜም አለም ምክንያቱም የ ደሞዜ ይሄን ያህል ከፍተኛ የሆነ ገቢ ስላልሆነ የቤቶት ወጪዎቼን ሙሉ ለሙሉ ላይሸፍንልኝ ይችላል ሸፍኖ ሲተርፍልኝ ግን ገንዘብን የመቆጠብ ባህል እያዳበርኩ እገኛለሁ ማለት ነው

የጧት እለታዊ ተግባራት ተግባራችሁ ምንድነው? እኔ በጧት እነሳና ወደ ሽንት ቤት ሄጄ እጄን ተጣጥቤ ቁርሴን በልቼ ወደ ስራ መስክ እሰማራለሁ። በስራዬ ላይ ደግሞ መጀመሪያ ቅድመ ተከታሎችን አወጣለሁ። መጀመሪያ ምን መስራት እንዳለብኝ ምን መቅደም እንዳለበት እንዴት መስራት እንዳለብኝ። እነዛን ነገሮች በደንብ ከለየኋቸውና ካጠራኋቸው በኋላ ወደ ተግባራዊ ሂደት እሄዳለሁ ማለት ነው። እና ይሄንን ይመስላል ብዙ ጊዜ እኔ የምሰራው ስራ ማለት ነው

ሮዝ ትወዳለሁ ወይ? አዎ እኔ ሮዝ እወዳለሁ ሮዝ ግን የምወድበት መንገድ አለ ሮዙ ባግባቡ ከተሰራ ተቀቅሎ ከተሰራ ጠይም ያለው ከሆነ እወዳለሁ ነገር ግን ሮዝ ለድርቀት እና ለተለያዩ ነገሮች ሊያጋልጥ ስለሚችል ብዙ ውሃ መጠጣትም ስለሚፈልግ በአግባቡ የተሰራና ለስለስ ያለ ሮዝ ነው በደንብ የበሰለ ተቀቅሎ የበሰለ ሮዝ ነው የምወደው ማለት ነው።

ሽቶ ትጠቀማለህ ወይ? አዎ ብዙ ጊዜ ሽቶ እጠቀማለሁ የምጠቀመው ሽቶ ደግሞ አፈንጫን የማይቆሰቁስ ሰዎችን ለሰዎች በጎ መዓዛ እና ለኔም ለራሱ በጎ መእዛ እንዲኖረኝ በማድረግ ነው። እና ከዛ የተነሳ ብዙ ጊዜ ሽቶ እጠቀማለሁ ማለት ነው። ሽቶ ስጠቀም የምጠቀማቸው የሽቶ አይነቶች የተለያዩ ናቸው። ነገር ግን ለአፍንጫ የሚኮሰኩስ ወይም ደግሞ የሚከብዱ ሽቶችን አልጠቀምም

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙ ጊዜ ቤት ውስጥ ነው መሆን ደስ የሚለኝ ምክንያቱም ከሰው ጋራ ብዙም መገናኘት አልፈልግም ዝም ማለት ስለምወድ ወይንም ደግሞ ዝም ማለት ስለምፈልግ ከዛ የተነሳ ከሰዎች ጋራም ወደ ተለያዩ አይነት ግጭቶች እንዳልገባ ራሴን ቁጥቤ በቤቴ ውስጥ መኖር ነው የምፈልገው ምክንያቱም እኔ ራሴን ሰብሰብ ማድረግ ስለምፈልግ አዕምሮዬንም ደግሞ እንዳይባክንብኝ አይን ባየ ቁጥር በጣም ብዙ ነገር ይመኛል ልብ ልብ ብዙ ነገር ይመኛል ማለት ነው እህ ደግሞ በውጪ ስመላለስ ወይንም ደግሞ ስሆን ብዙ ነገሮችን ላይ እችላለሁ እንደዛ አይነት መሰናክሎች እንዳልደ እንዳልዳረግ ቤት ውስጥ መሆንን እመርጣለሁ

ደሞዝ በየትኛው ቀንህ ታገኛለህ? ብዙ ጊዜ ደሞዝ የማገኘው ቀናቶች አሉ እኛ ጋር ከሃያ እስከ ሰላሳ ባለው ጊዜ ጊዜያት ውስጥ ነው ደሞዛችንን የሚገባው እና በእነዚህ ጊዜያት ውስጥ ደሞዝ ለሰራተኞች የሚከፋፈልበት ወቅት ስለሆነ እኔም ደሞዜ የማገኘው በዚህ ጊዜ ውስጥ ነው ማለት ነው።

ከፀሀይ እንዴት ትጠበቃለህ? ከፀሀይ የምትጠበቀው በመጀመሪያ ፀሀይ ላይ እንዳልሄድ በቤት ውስጥ በመሆን ከፀሀይ እጠበቃለሁ። ምናልባት ፀሀይ ላይ የሚሄድ ከሆነ ደግሞ። ፀሀይና ልብስ ፎጣ ራሴ ላይ በማድረግ ከፀሀይ እንዳያገኘኝ ለማድረግ እሞክራለሁ። እንደዚሁም ደግሞ የተለያየው ዛፎች ስር በመጠለል የፀሀይ ውእዩን ወይንም ደግሞ ሙቀቱን ለመከላከል እጥራለሁ ማለት ነው

ማብሰል ትችላለህ ወይ? አዎ ማብሰል እችላለሁ የተለያዩ ምግቦችን የተለያዩ ወጥ ማብሰል እችላለሁ፥ እንጀራ ማብሰል እችላለሁ፥ ዳቦ ማብሰል እችላለሁ፥ ንፍሮ መቀቀል እችላለሁ፥ ወጥ መወጥወጥ እችላለሁ ገንፎም ለማገንፋት እችላለሁ እና ምግቦችን ማብሰል እችላለሁ። ብዙም የሚከብዱ ነገሮች ስላልሆነም እችላለሁ።

በስንት ሰዓት ትነሳለህ? እኔ በጠዋቱ ነው የምነሳው ከአስር ሰዓት እስከ አስራ አንድ ሰዓት ባለው፤ ጊዜያት ውስጥ ከእንቅልፌ እነሳለሁ በዚህ ሰዓት ውስጥ መነሳቴ ደግሞ ለአእምሮ ጤነኝነት ለብሩህ የስራ ቀንና ሁኔታ እንዲኖረኝ የሚረዳኝ ጊዜ ነው ማለት ነው ይሄ እና በእንደዚህ አይነት መልኩ ነው ብዙ ጊዜ የምንነሳሳው ለዚህ ለስራ ማለት ነው።

ሃይማኖታዊ ክብር ታከብራለህ ወይ? ሃይማኖታዊ ክብሬን አከብራለሁ ሃይማኖት እጅግ በጣም ወሳኝና ለሰው ልጆች አስፈላጊ ከሚባሉ ነገሮች ውስጥ አንዱ ሃይማኖት ነው። ሰዎች ምግባር እንዲኖራቸው ራሳቸውንም እንዲያ እንዲወዱና እንዲያከብሩ። ባልባሌ ተግባር ወይንም ስራ ላይ እንዳይውሉ የሚያደርጋቸው የሃይማኖት ህግና ስራ ስለሆነ አዎ እኔም ሃይማኖታዊ ክብርን እከብራለሁ

በትምህርት ቤት የምትወደው ትምህርት ምን ነበረ? በትምህርት ቤት ይወደው የነበረው የትምህርት አይነት ባዮሎጂ ኬሚስትሪ እና ማትስ ነው ብዙ ግዜ እነዚህ ሳይንስ ነክ ነገሮችን እንደ ጂኦግራፊ እና ሂስትሪ ወይንም ደግሞ ታሪክ አካባቢ ሳይንስ የሚባለው እነዚህ እነዚህን ነገሮች እጅግ በጣም የምወዳቸው የትምህርት አይነቶች ናቸው ማለት ነው። በእኛ አካባቢ ላይ እጅግ የተ ሚስተዋለው ወይንም ደግሞ ተማሪው በአብዛኛው የሚወዳቸው የትምህርት አይነቶች እነዚህ ናቸው። አንዳንዱ አልፎ አልፎ ነው በብዛትም ባይሆን ፊዚክስ የሚወድ ሰው ይኖራል። ለኔ ግን ፊዚክስም ብዙም አልወደውም የምወደው የትምህርት አይነቶች አሁን የጠቀስኳቸው የትምህርት አይነቶች ሲሆኑ። ከእነዚህም ደግሞ እንደዚህ እንደ ስፖርት አይነት ትምህርቶችን እና ሌሎች ሌሎች ትምህርቶችንም እጅግ በጣም እወዳለሁ። ብዙም አልጠላቸውም ለማለት ነው።

ስጦታ መስጠት ትወዳለህ ወይ? ስጦታ መስጠት እወዳለሁ። በተለይ ስጦታ ለእናቴ ለፍቅረኛዬ ለቤተሰብ ወይ ላ ጓደኞቼ ስጦታ መስጠት እጅግ በጣም እወዳለሁ። ስጦታ ስሰጥ የእ ውስጤን ያለውን ፍቅር ለእነሱ የምገልጽበት እና የማይሳይበት መንገድ ስለሆነ ስጦታ መስጠት እጅግ በጣም እወዳለሁ። እና ማንኛውም ሰው ስጦታ ሲሰጥ ደግሞ የውስጡን ስሜት መግለጫ እና ያ ሰው ደግሞ በሚሰጠው ስጦታ በጣም ደስተኛ ስለሚሆን እና ሰዎችን አንዱን ከአንዱ ጋር የሚያቀራርብ የሚያፈቃቅር የሚያዋድድ ድርጊት ወይንም ደግሞ ስራ ስለሆነ እ ስጦታ መስጠት እወዳለሁ። በተለይ እ የፖስተር አይነት ስጦታዎችን ጽሁፉዊ ታሪክ ያለበት ስጦታዎችን ስዕላትን እም እንደዚሁም ደግሞ የተለያዩ እ ምስሎችን መስጠት እወዳለሁ ማለት ነው። እንደ እኔ

የምታውቀውን አንድ ምሳሌ ንገረኝ ምሳሌያዊ አነጋገር በሀገራችን በኢትዮጵያ እጅግ የተለመደ የንግግር ዘይቤ ወይንም ደግሞ የንግግር አይነት ነው። ከእነዚህ ውስጥም ደግሞ እኔ አሁን ለምሳሌ ብዬ ነገሮችን ሳነሳ አትራፊ ባይ አጉዳይ የሚለውን ስም ሲሰጡ ምን ይላሉ? የቆጡን አውርድ ብላ የብብቷን ጣለች የሚል አይነት አነጋገር አለ ማለት ነው።

በባህላችሁ ሰርግ እንዴት ይከናወናል? እኛ በባህላችን ሰርግ የሚከናወነው መጀመሪያ ላይ ሙሽራው ሰዎችን ወይንም ደግሞ ሽማግሌዎችን ይመርጥና ወደ ልጅቷ ቤት ይልካል የሽማግሌዎቹም ደግሞ ወደ ለጀቷ ቤት ከሄዱ በኋላ ልጃችሁን ለልጃችን ብለው ከቤተሰብ ካስፈቀዱ በኋላ የሰርግ ቀን ይቆረጣል። በዚህ ቀን መጋባት አለባቸው ብለው ከወሰኑ በኋላ በዛን ቀን የተለያዩ ለምግብ ለመጠጥ የሚሆኑ ድግሶች ይደገሱና እንደየአቅማቸው ማለት ነው ሁሉም እንደየአቅማቸው በደንብ ድግስ ይደግሱና። ከዛ በኋላ ልጅየው ወደ ልጅቷ ቤት ሄዶ ባለቤቱ ወይንም ደግሞ ሚስት ልትሆን የታጨችውን ልጅ ይዞ ይመለሳል ማለት ነው። እና በእንደዚህ አይነት መልኩ በባህላችን ሰርግ ይደረጋል ማለት ነው።

የምትወደው መተግበሪያ ምንድነው? እኔ ብዙ ጊዜ የምወደው መተግበሪያ አንደኛው ዩቲዩብ ነው ሌላኛው ደግሞ የተለያዩ መረጃዎችን የሚሰጥ የጎግል ካምፓኒ ምርቶች የሆኑትን አፕሊኬሽኖች ወይንም ደግሞ መተግበሪያዎች እወዳቸዋለሁ እንደዚሁም መጽሐፍ ቅዱስ በቃ በቀላሉና በእጃችን ላይ ይዘን እንድንንቀሳቀስ የሚያደርገን መተግበሪያ ስለሆነ እንደዛ አይነት መተግበሪያዎችን አሁን ላይ ደግሞ በአዲስ መልኩ የመጡትን የኤአይ መተግበሪያዎችን እጅግ በጣም የምወዳቸው እና የምጠቀምባቸው ናቸው ማለት ነው

እጅ መጨባበጥ ትወዳለህ ወይ? አዎ በሀገራችን እጅ መጨባበጥ እጅግ የተለመደ ድርጊት ስለሆነ እጅ መጨባበጥን እወዳለሁ። ትብርታችን እጅ ተጨባብጠን ሰላምታ ተነሳስተን ፍቅራቸውን እንገላለጻለን አንዱ ከአንዱ ጋራ። ሰላማዊ የሆነ ግንኙነት ወይንም ደግሞ አንድነት አለን ማለት ነው። እንደ ሀገራችን እንደ ኢትዮጵያ እና እጅ መጨባበት አንደኛ የፍቅር ምልክት ነው። የመግባባት ምልክት ነው። የመስማማት የመተባበር ምልክት ስለሆነ እንዴት ነህ ደህና ነህ ወይ እየተባባልን እጄ በምጭባበጥ ሰላምታ እንለዋወጣለን ይሄም እጄ መጨባበጥ እወዳለሁ

ምን አይነት የቤት እቃዎችን ትጠቀማለህ? እኔ ብዙ ጊዜ የቤት እቃዎችን የምጠቀመው እንደ ሶፋ፥ እንደ ቴሌቪዥን፥እንደ ብረት ድስት ወይንም ደግሞ ሌሎች አይነቶች የቤት እቃዎችን እጠቀማቸዋለሁ እነዚህ የምትጠቀማቸው የቤት እቃዎች ደግሞ ብዙ ጊዜ የሚጠቅሙኝ ለቤት አይነት መስሪያዎች ወይንም ደግሞ ቤት ውስጥ በቀላሉ ነገሮች ማከናውን እንድችል እንደማንደጃ አይነት ወይንም ደግሞ እንደ ኮሞዲኖ አይነት ነገሮችን እጠቀማለሁ መሶብም እጠቀማለሁ፥ እንጀራ እንጀራ ማስቀምጥበት ሳህን እጠቀማለሁ፥ ብረድስት ወይንም ደግሞ ትሪ የሚባል እንትን አለ እንደዛ እንደዛ ነገሮች እጠቀማለሁ

በመሬት ላይ መቀመጥ ተመቻችህ ወይ? እኔ ብዙ ጊዜ በመሬት ላይ መቀመጥ የሚመቸኝ። ብዙ ሳልጠግብ መጠነኛ የሆነ ምግብ ተመግቤ ስቀመጥ ነው የሚመቸኝ እንጂ ምግብ ተመግቤ ያለመጠን ሰጠግብ መሬት ላይ መቀመጥ አይመቸኝም። ምክንያቱም መታጠፍ ስላለ ሆዴ ብዙ የሞላ ነገር ስላለው ያ ነገር ደግሞ ምቾት ስለማይሰጠኝ ነው ማለት ነው። ስለዚህ እኔ ራት ትንሽ ረሃብ ሲኖርብኝ ወይንም ደግሞ ሳልጠግብ ስቀር እና መሬት ላይ ስትቀመጥ ምቾት ይሰማኛል። እንጂ ጠግቤ መሬት ላይ መቀመጥ ብዙም ምቾት አይሰማኝም። ግን መሬት ላይ መቀመጥ ሌላ ጊዜ ላይ በደንብ የሚመቸኝ እና ደስ የሚለኝ ነገር ነው

በእጅ የሚሰራ ስራ ታደርጋለህ ወይ? አዎ ብዙ ጊዜ በእጄ ነው የብዙ ሰው ስራዎችን የምሰራው ያለ እጄ የምሰራቸው ስራዎች ምንም ነገር የሉም ምክንያቱም እጄን ተጠቅሜ ነው እያንዳንዱን ስራ የምሰራው። እግሬን በእግር ብቻ የሚሰራ በሀገራችን ውስጥ ምንም አይነት ስራ የለም። ወይንም በሌሎች አካላቶች የምሰራቸው ስራዎች ስራ የሉም ብዙ ጊዜ እጄን ተጠቅሜ ነው። እ ስራዎችን የምሰራው ወይንም ደግሞ የመ የማከናውነው ማለት ነው

የጎረቤቶችን ድምጽ ትሰማለህ ወይ? አዎ ብዙ ጊዜ የጎረቤቶቼን ድምጽ እሰማለሁ ሲጣሩ እሰማለሁ ሲታዛዘዙ ሲታዘዙ እሰማለሁ እንደዚሁም ደግሞ ልጆቻቸውን ሲመክሩ ልጆቻቸውን ሲቆጡ የምሰማባቸው ጊዜያት አሉ ማለት ነው ስለዚህ ልጆቻቸውን በሚመክሩበት ጊዜ በእንደዚህ አይነት መልኩ የጉሮቤቶቼን ድምጽ እየሰማሁ እኖራለሁ ማለት ነው ሌሎችንም ድምጾቻቸውን የምንሰማበት ጊዜ አለ ሲወያዩ እንደዚሁም ደግሞ ዘፈን ሲኖር ሌሎች ሌሎች ነገሮች ላይም ድምፃቸውን እሰማለሁ ማለት ነው

ዳቦ ማብሰል እችላለሁ ወይ? አዎ ዳቦ ማብሰል እችላለሁ መጀመሪያ ምጣድ እጥድና እሳቱን አያይዤ ከዛ በኋላ በምጣዱ ላይ ዳቦውን ወይም ደግሞ ሊጡን በማድረግ እከድነዋለሁ ከዛ በኋላ መብሰሉን አለመብሰሉን የተከደነውን ክዳኑን አንስቼ አየዋለሁ ወይም ደግሞ እመለከተዋለሁ ማለት ነው ከዛ በኋላ የበሰለ ከሆነ እገለብጠውና በላይኛው በኩል ያለው ደግሞ በደንብ እሳት እንዲነካውና እንዲበስል አደርጋለሁ ማለት ነው

ሙዚየም መሄድ ትወዳለህ ወይ? አዎ ሙዚየም መሄድ በጣም እወዳለሁ የተለያዩ የታሪክ ድርሳናት ወይም ደግሞ የታሪክ መጽሐፍቶችን ወይ ደግሞ ቀድሞ አባቶቻችን ይሰሩት የነበረውን የጀግንነት ስራን በዛ ውስጥ ስለምመለከት እና ስለማይ ሀገሬን የሀገሬን ታሪክ ምን እንደነበረም ለመረዳት ወደ ሙዚየም ሄጄ ሙዚየሞችን መጎብኘት እና ማየት እወዳለሁ የተለያየ ታሪክ ድርሳናት በዛው ስለሚገኙ ማለት ነው

የአካል ብቃት እንቅስቃሴ ታደርጋለህ ወይ? አዎ እኔ ብዙ ጊዜ የአካል ብቃት እንቅስቃሴ እንደ ሩጫ ቀስ በቀስ ደግሞ እንደ ፑሽ አፕ አይነት ወይንም ደግሞ ቁጭ ብድግ አይነት ነገሮችን እሰራለሁኝ እነዚህ ደግሞ የአካል ብቃት እንቅስቃሴ በምሰራበት ጊዜ ሰውነቶቼ እንዲጠነክሩ ወይንም ደግሞ የሰውነቴ ጡንቻ እንዲሳሳብና እረፍት እንዲሰማኝ የሚያደርገኝ ነገር ስለሆነ ብዙ ጊዜ የአካል ብቃት እንቅስቃሴ አደርጋለሁ

ጢም ታቆያለህ ወይ? ጢሜን ብዙ ጊዜ አላቆይም ምክንያቱም ስለሚኮሰኩሰኝና እረፍት ወይንም ደግሞ ሰላም ሰላም ስለሚነሳኝ ጺሜን በአግባቡና በቶሎ ቶሎ ቶሎ ነው የምቆረጠው። ከዛ የተነሳ ጺሜን ቶሎ ቶሎ ለመቆረጥ ስል ጺሜ ላይ ብዙ አይነት ያቆራረጥ መንገዶች አሉ። ትንሽ ትንሽ ገላው ላይ እያነሳው ማስተካከል ነው እንጂ ሙሉ ለሙሉ አይደለም። ጺሜን የመቆረጠው እና ጺሜን አዎ እቆረጣለሁ ወይም ደግሞ አላቆይም ማለት ነው

የምትወደው ጣፋጭ ምግብ ምንድነው? ከጣፋጭ ምግቦች ውስጥ እጅግ በጣም የምወደው እንደ ኬክ ተደርጎ የተሰራ ዳቦ ወይንም ደግሞ ኬክ እወዳለሁ ማለት ነው። ሌሎችንም እንደ እንጀራ አይነት ዳቦ አይነት ነገሮች እና በእንቁላል የተሰሩ ጣፋጭ ዳቦዎችን እወዳለሁ፤ እና እንደዛ አይነት ዳቦዎችን በብዛት ብመገብም በጣም ደስተኛ ነኝ ማለት ነው።

የምታስታውሰው ጥሩ መምህር አለ ወይ? አዎ እጅግ በጣም ብዙ መምህራን የማስታውሳቸው ጥሩ ጥሩ የሆኑ መምህራን አሉ። ከእነዚህ መምህራን መካከል አንደኛው የጂኦግራፊ ወይም ደግሞ የአካባቢ ሳይንስ መምህር የነበሩ የሳይንስ መምህር የነበረ መምህራችን እጅግ በጣም የምወዳቸው መምህራኖቼ ናቸው። እንደዚሁም ደግሞ ሌሎች የሂሳብ መምህር የነበረ በጣም የምወደው መምህር አለ። በጣም የዋህ ደግ ሰውን የሚመክሩ ሌሎች መምህራኖችም። ኢሚኒዮሎጂ ኢሚዮሎጂ የሚ ደግሞ የሰውነቴ በሽታ መከላከል አቅምን የሚያስተምር መምህር። በጣም እወደው ነበር

ስንት ብርድ ልብስ ትጠቀማለህ? እኔ የምጠቀመው ብድር ልብስ አንድ ብርድ ልብስ ብቻ ነው ከዛ ውጪ ሌላ ብርድ ልብስ አልጠቀምም ምናልባት ለፎጣ ልጠቀም እችላለሁ ወይንም ደግሞ ሳሳ ያለ ልብስ እጠቀማለሁ እኛ ያለንበት አካባቢ ላይ በጣም እጅግ ሙቀት ስላለ በዚህ ሙቀት ደግሞ አስቸጋሪ የሆነ የሙቀት ጊዜ በሙቀት እንዳልቸገር እንደዚህ አደርጋለሁ ማለት ነው

የአካባቢው ገባ ገበያ እንዴት ነው? እኛ አካባቢ ያለው ገበያ እጅግ በጣም ጥሩ እና ደስ የሚል ገበያ ነው። በዚህ ገበያ ውስጥ ደግሞ የተለያዩ ምርቶች ወይንም ደግሞ የተለያዩ ግብአቶች ይመጣሉ፤ ወይንም ደግሞ ለገበያ ይቀርባሉ። ሻጭም ገዢም አንድ ላይ ተገናኝቶ የሚገዛበት ስለሆነ እኛ የባህላዊ ገበያ መንገድ ነው ያለው እኛ አካባቢ ላይ እንደዚሁም ደግሞ ሱቅ ላይ የሚሸጡ የተለያዩ አይነት ሸቀጦች ወይንም ደግሞ ምርቶች አሉ። ግን የተለመደው ባህላዊ የገበያ አይነት ነው።

ሳህኖችን ማጠብ ትወዳለህ ወይ? አዎ ሳህኖችን ማጠብ እወዳለሁ። ይህንም ደግሞ የትም እሚመጡትን ሳህኖች ንጹህ ሆነው ለተገልጋይ መቅረብ እንዲችሉ ሳህኖችን ብዙ ጊዜ አጥባለሁ ወይም ደግሞ አዘጋጃለሁ ማለት ነው። ሳህኖችን ሳጥብ የተለያዩ ቆሻሻ ወይንም ደግሞ የማይመቹ ነገሮች እንዳያርፉበት እና ኧ ለሰው አይንም ደግሞ ወይንም ደግሞ ለሚቀርብበት ነገር ጥሩ ሆኖ እንዲዘጋጅ ማለት ነው

ታሪክ መንገር ትወዳለህ ወይ? ታሪክ ብዙ ጊዜ መንገር እወዳለሁ። የተለያዩ የሀገር የቤተሰብ እንደዚሁም ደግሞ የቤተክርስቲያን ታሪኮች አሉ እነዛን በአለም ዙሪያ ላይ የሚነገሩ የተለያዩ ታሪኮች አሉ እነዛን ታሪኮች ለትውልድ ወይንም ደግሞ ለልጆች መንገር እወዳለሁ ለትልልቅ ሰዎችም ታሪክ ማውራት እወዳለሁ ብዙ ጊዜ እና ታሪክ መንገር የሀገርን የቤተክርስቲያንን የቤተሰብን የኋላ ጀርባ ወይንም ደግሞ የኋላ ማንነት መረዳትና ማወቅ እስከሆነ ድረስ ታሪክ መንገርን በጣም እወዳለሁ

ጨው ብዙ ትወዳለህ ወይ? ጨው ብዙም አልወድም ጨው ለሰውነት ተስማሚ ያልሆኑ ብዙ ነገሮችን በውስጡ የያዘ ስለሆነ በመጠኑ ነው እንጂ ከመጠኑ ካለፈ ግን ሰውነትን የሚጎዳ በጣም ብዙ የጨጓራ የህመም የሚያስነሳ እንደዚሁም ደግሞ የሰውነት ሙቀትን የሚጨምር ነገር ስለሆነ እኔ ብዙ ጨው አልወድም። ጨው በመጠኑና በልኩ ሲሆን እና በምግብ ውስጥም ወይም ደግሞ በተለያዩ ወጥ ውስጥ በሚደረግበት ጊዜ እንደዛ አይነት ልክ ነው።

የምትወደው ፊልም ምንድነው? ብዙ ጊዜ የምወደው ፊልም የፍቅር ፊልም እና ይሄ የአክሽን ፊልም አይነት ነገሮችን እወዳለሁ። ከፊልም በጣም ብዙ ቁም ነገሮችን የሚያዝበት መንገድ ስለሆነ። በብዛት የምመለከተው የአማርኛ ፊልም ቢሆንም ግን እንግሊዘኛ ፊልሞች ቋንቋንም ከማስለመድ አንፃር። እጅግ በጣም ጠቃሚ እና የተለያዩ ታሪኮችን እና ኩነቶችን የሚያስረዱ እና የሚናገሩ ስለሆነ የተፈጥሮን አለም። በፊልም ውስጥ መመልከት የተለመደ ጉዳይ ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ብዙ ጊዜ ወደ መናፈሻ ቦታዎች አየር ለመውሰድ እና ለመዝናናት እጓዛለሁ በሳምንት አንዴ እንደዚህ የምጓዝበት ወይንም በወር ሁለት ጊዜ የምጓዝበት ሁኔታ ሁኔታዎች ይኖራሉ ማለት ነው ወደ መናፈሻ በምሄድበት ጊዜ አይምሮዬን በማደስ እና የተለያዩ ኩል ነገሮችን በመያዝ በዛ ቦታ ላይ የሚደረጉ ኩነቶቸን እና የሚነፍሱ አየራችን ባግባቡ እና በጤናማ በሆነ መልኩ በመተንፈስ እነዛን አየሮች እጠቀምባቸዋል ማለት ነው

ልብሶች በስራአት የተቀመጡ ናቸው። አዎ ልብሶቼ በስራአት ተጣጥፈውና በስራቱ በአግባቡ ተከዝነው የተቀመጡ ናቸው። በቁም ሳጥን ውስጥ ከዚህ ውጪ ልብሶቼ በአግባቡና በጤናማ በሆነ አይነት መልኩ የተቀመጡ ስለሆኑ አስቸጋሪ በሆኑ ጉዳዮች ላይ ወይንም ደግሞ ሰአቶች ላይ በፈለኩበት ሰዓት ልብሴን አንስቼ ለመልበስ የማያዳግተኝ በመሆኑ። እጅግ የሚያስደስተኝ የልብስ አቀማመጥ ስርዓት ወይንም ደግሞ ሁነቶች ነው ያሉኝ ማለት ነው

ስንት ኢሜል ትልካለክ? እኔ በየወሩ ወይንም ደግሞ በየሳምንቱ የተለያዩ ሁለት ሶስት ኢሜሎችን እልካለሁ ከዛ ውጪ ግን በየእለቱ በየእለቱ የምልካቸው ኢሜሎች የሉም። ምናልባት የተለያዩ ሜሴጆችን ልልክ እችላለሁ እንጂ ኢሜሎችን እንኳን ብዙም የማልጠቀም ስለሆነ። ኢሜሎችን ለተለያዩ ፋይሎች መቀበያ እንጂ እኔ የተለያዩ ጽሁፎችን እና ወይንም ደግሞ መልእክቶችን ለማስተላለፊያ ብዙ ጊዜ አልጠቀምበትም። እንደነገርኩህ በወር አንድ ጊዜ እንደዚህ አካባቢ ወይም በሳምንት አንድ ጊዜ የምጠቀምበት ሁኔታዎች ይኖራሉ

የትርፍ ጊዜ ማሳለያ ማሳለፊያዎች ምንድን ናቸው? እኔ በትርፍ ጊዜ ብዙ ጊዜ መዝናኛ ቦታዎችን በመሄድ ከጎደኞቼ ጋራ በመጫወት እና የተለያዩ ፊልሞችን መዝናኛ መዝናኛ ነገሮችን በመመልከት አሳልፋለሁ። እንደዚሁም ጊዜ ብዙ ጊዜ ወደ ቤተክርስቲያን እየሄድኩኝ ጸሎት አደርጋለሁ እግዚአብሔርን አመሰግነዋለሁ። ትምህርቶችንም እማራለሁ በትርፍ ጊዜ ማለት ነው ከስራ የተረፈኝን ጊዜ በእንደዚህ አይነት መልኩ ነው የምጠቀመው

በቤተሰቡ ምን አይነት በዓላትን ታከብራላችሁ? በቤተሰቡ ቤት ላይ በዓላትን አከብራለሁ እነዚህም ደግሞ እንደ አመት ባል እንቁጣጣሽ ገና መስቀል እንደዚሁም በጥምቀት የተለያዩ የባህላዊ ወይንም ደግሞ ሀገራዊ በዓላትን እንደ ትንሳኤ አይነት እና ሌሎችም ብሄረሰባዊ በዓላቶችን እናቀብራለን ማለት ነው። እንደዚሁም ደግሞ የልደት በዓል የቤተሰብ በዓል እነዚህ እነዚህ ነገሮችን እናከብራለን

የስራ ምግባር ታከብራለህ ወይንም ደግሞ የስራ መርሃ ግብሮችን ታከብራለህ ወይ? አዎ ብዙ ጊዜ የስራ ምግባሮችን አከብራለሁ የስራ ባህሎችንም አከብራለሁ የስራ ምግባራትን ካላከበርኩኝ ስራዬን በአግባቡና ጤናማ በሆነ መልኩ መስራት እና መፈጸም ስለማልችል። እንደዚሁም ከአለቆቼና ከአሰሪዎቼ ጋራ መግባባት ስለማልችል የስራ ባህሪን በአግባቡና በተሰጠኝ ጊዜ በሰሌዳ መሰረት በመስራት አከብራለሁ በእንደዚህ አይነት መልኩ እኖራለሁ

ወደ የትኛው ቦታ ተጉዘታ ታቃለክ? እኔ ብዙን ጊዜ ተጉዤ የማውቀው ለቱሪስት ተደራሽ የሆኑ እንደ አርባ ምንጭ የተለያዩ የብታቤ እንትን የሚጎበኙ ቦታዎችን በመጓዝ አይቻቸዋለሁ። እንደ አዞ አይነት ፓርኮች ያሉበት ማለት ነው። እንደዚሁም ደግሞ የተለያዩ እጽዋቶችን ጎብኝቻለሁ። በተ በውስጣቸው መርዛማነት ያላቸው እጽዋቶች እና ለሰው ጤና የሚሰጡ እጽዋቶች

መዝገቦች ታስቀምጣለህ ወይ? አዎ የተለያዩ መዝገቦች አሉኝ እነዛን መዝገቦች ደግሞ በአግባቡ እና ጤናማ በሆነ ቦታዎች ላይ አስቀምጣቸዋለሁ። እነዛ ጤናማ የሆኑ መዝገቦች ደግሞ ለወደፊቱ የምጠቀምባቸው እና የሚረዱኝ ነገሮች ስለሆኑ መዝገቦቼን በአግባቡ በተወሰኑ ቦታዎች ላይ አስቀምጣለሁ ሳስቀምጥም ደግሞ ማስታወስ በምችልበት ቦታ እና የተለያዩ መዝገቦችን የማስቀምጥባቸው ቦታዎችን ለይቼ አውቃቸዋለሁ ማለት ነው

በስራ ላይ ችግሮችን ትፈታለህ ወይ? አዎ በስራው እቼ ላይ ችግሮች ካሉበት በችግሮቹን ለይቼ አውጥቼ እነዛን ችግሮችን እፈታለሁ ማለት ነው። ብዙ ጊዜ በስራዬ ላይ የሚያጋጥሙኝን ችግሮች ከሰው ጋራ በመወያየት መጽሐፍቶችን መማንበብ እና የተለያዩ ድረ ገጾችን በመመልከት ከሌሎችም ደግሞ ልምንድን በመውሰድ በስራዬ ላይ የምትከትሉኝ የምከትለውን ችግሮች መፍትሄ ለመስጠት እርጥራለሁ እሞክራለሁ ማለት ነው

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ ቅዳሜና እሁድ ነው፤ ቅዳሜና እሁድ ስራ ስላለ በዛ ሰዓት የራሴ ግልይ ስራዎችን ስለምሰራ በዛ ሰዓት ማረፍን እፈልጋለሁ እወዳለሁ ማለት ነው፣ በተለይ ደግሞ የምሳ ሰዓት ላይም ደግሞ ከጎደኞቼ ጋራ ቁጭ ብለን የምንጫወትበት የምንዝናናበት ጊዜ ስለሆነ፣ ያንንም ሰዓት እጅግ እወደዋለሁ፣ እመርጠዋለሁ፣ ማለት ነው፣

በመስመር ላይ ቪዲዮ ትመለከታለህ ወይ? በመስመር ላይ ቪዲዮዎችን እመለከታለሁ። የተለያዩ ቪዲዮዎችን በኦንላይን ወይም ደግሞ መስመር ላይ እመለከታለሁ። እንደ ዜና፤ እንደ ጨዋታ፤ እንደ ቴሌቪዥን፤ እንደ ቪዲዮ ወይንም እንደ ፊልም እንደ ድራማ አይነት ነገሮችን በብዙ ጊዜ እመለከታለሁ ማለት ነው። መዝናኛ የሆኑ ነገሮችን እና አስተማሪ ቁም ነገር ያላቸው ነገሮችን፤ የቤተክርስቲያን አስተምሮ ያላቸውን ነገሮችንም እከታተላለሁ እማራለሁ ማለት ነው።

ጥላ ወይስ ፀሀይ ትመርጣለህ? እኔ ብዙ ጊዜ የምመርጠው እንትን ጥላማ ቦታ ላይ ነው መሆኔ ምመርጠው ምክንያቱም ፀሀይ ሲነካ ሰውነት ይዘላል፣ ይደክማል ያን ጊዜ ደግሞ ድባቴ በህሊና ወይንም በአእምሮ ውስጥ ይመጣል እና እንቅልፍ እንቅልፍ ይላል ስራንም በአግባቡ ለመስራት እና ለመጠንከር አይመችም ስለዚህ ጥላ ቦታ ላይ ሆኖ ስራን በአግባቡና በተቀላጠፈ መልኩ መስራት እመርጣለሁ።

እሳት ማንደድ ትችላለህ ወይ? አዎ እሳት ማንደድ እችላለሁ። የተለያዩ እሳቶችን ማንደድ እና በዛ በእሳቱ መካከል ላይ የሚመጡትን የተለያዩ እንትኖችን መጠቀምና ማድረግ እችላለሁ ማለት ነው እና ሰዓት ማንደድ እችላለሁ የምችልባቸው መንገዶች ደግሞ በእንጨት በከሰል እና እንደዚህም ደግሞ በክብሪት ሰዓትን አንድጄ ማቀጣጠል እና መጠቀም እችላለሁ

ወደ ስራ በሰአት እደርሳለሁ ወይ? አዎ እኔ በሰራዬ ቦታ ላይ በሰአቱና በአግባቡ በሁኔታዎች እደርሳለሁ። ምንም ያለመጨናነቅና ያለመሳላቸት ስራዬ እንድሰራ በአባቡ ከጊዜ ገብቼ ስራዬን አጠናቅቄ ወይንም ደግሞ መስራት የሚገባኝን ነገር አከናውኜ በጊዜው ወደየ ቦታዬ ወይንም ደግሞ ወደየ ስራየ እመለሳለሁ ማለት ነው። እና ወደ ስራዬ ቦታዬ ላይ በጊዜ ባሱ በሰአቱ እደርሳለሁ በዚህ ምክንያትም ደግሞ በቢሮ ውስጥ የተመሰገንኩህ ነኝ። ማለት

ከደንበኛ ጋር ትገናኛለህ? ወይ አዎ ብዙ ጊዜ ከደንበኞቼ ጋር አገናኛለሁ ደንበኞቼ የተለያየ ነገሮችን ስለሚያቀርቡልኝ ደንበኞቼ ጋራ በመገናኘት ደንበኞቼን ለማስደሰት እና እነሱ የሚፈልጉትን ነክ ነገሮች ወይም ደግሞ እቃዎችን በማቅረብ የነሱን እርካታ ለማሳካት እጥራለሁ። ስለዚህ ከዚህ አንፃር ከደንበኞቼ ጋራ ብዙ ጊዜ እንገናኛለን እንወያያለን እንመካከራለን ማለት ነው። እኔ ብዙ ጊዜ ደንበኞችን የምወድና የማከብር ሰው ነኝ ማለት ነው

ባህላዊ ልብስ ትለብሳለህ ወይ? አዎ ብዙ ጊዜ ባህላዊ ልብስ መልበስ እወዳለሁ ነጭ በነጭ ለብሼ ወደ ከተማ ወይንም ደግሞ ወደ በሃይል ወይንም ደግሞ ወደ በዓል ቦታ ወይንም ደግሞ ሃይማኖታዊ ክብረ በዓላትን ለማክበር እወጣለሁ እና እንደዚሁ የሃይማኖታዊ በዓሎች ደግሞ ነጭ ልብስ ተለብሶ ሲወጣበት ድምቅ ፍከት እንድንል ያደርገናል ማለት ነው በአጠቃላይ ግን ባህላዊ ልብሶችን በጣም እወዳለሁ።

የትንኝ መረብ ትጠቀማለህ ወይ? አዎ እኛ ጋ ዛንዚራ ይባላል የትር የትንኝ መረብ እነዛን ነገሮች በምንተኛበት ቦታ ላይ ዘበዝ በመዘርጋት ትንኝ በአግባቡ እንዳያገኘኝ እና እንዳይነክሰኝ ለመከላከል እነዛን ነገሮች ብዙ ጊዜ እጠቀማቸዋለሁ ማለት ነው። ሰዎችም እንዲህ ቢጠቀሙ ከተለያየ የትንኝ መራባት ወይም ደግሞ ከትንኝ መነከስ ነፃ ህይወት አለውና ሞር በደንብ የተሻለ የሚሆነው ያ ይሆናል ብዬ አስባለሁ።

ከቤትህ ስራ ምን ያህል ይርቃል? ብዙም አይርቅም ከቤቴ ስራ የአንድ አስር ደቂቃ ወይም ደግሞ ከአሥራ አንድ ደቂቃ በላይ የሚጓዝ መንገድ አይደለም። ከቤቴ ስራ ቦታ ለመሄድ የሚፈጅብኝ ጊዜ ከዚህ አንፃር ቤቴ ለመድረስ ወይንም ደግሞ የስራ ቦታዬ ላይ ለመድረስ ብዙ የሚያዳግተኝ ወይንም ደግሞ የሚያስቸግረኝ አይደለም ማለት ነው። ሰአቴንም ጊዜዬንም ጠብቄ ወደ መስሪያ ቤት የሚሄድበት ምክንያት

ዋና ሀላፊነቶቼ ምንድን ናቸው ቤት ውስጥ የቤተሰብን የተለያዩ ስራዎችን መስራት እና ለቤተሰቦች ምግብ ለመግብ መግዣ የሚሆን ገንዘብን መፈላለግ እንደዚሁም ደግሞ ቤት ውስጥ የሚታገዙ ነገሮችን ማገዝ እና መርዳት ነው፤ እና በዛ ላይ ደግሞ የተለያዩ ሀላፊነቶች በቢሮ ወይንም ደግሞ በስራ ቦታዎች ውስጥም አለኝ፤ ወይንም ማህበረሰባዊ ጉርብትና ውስጥም የተለያዩ ሀላፊነቶች አሉኝ ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ ወይ? አዎ እኔ ብዙ ጊዜ አዲስ ቴክኖሎጂ መማር እና ማወቅ ወይንም ደግሞ እንትኖችን እንቅስቃሴዎችን ማድረግ እወዳለሁ። ወይንም ደግሞ መነካካት እወዳለህ? ከሰዎችም አራርለሁ ከዩቲዩብ ወይም ደግሞ ከድረገጾች ላይ ከተለያዩ እንትኖች ላይ እማራለሁ። እና የተለያዩ ቴክኖሎጂዎች አዳዲስ ቴክኖሎጂዎች ሲመጡ እነዛን ቴክኖሎጂዎች ለመላመድ በጣም ብዙ ወይንም ደግሞ ብዙ ትግልና ጥረት አደርጋለሁ ማለት ነው

ስራህ አድካሚ ነው ወይ? አዎ ብዙ ጊዜ ስራዬ በጣም አድካሚና አሰልቺ ስራ ነው የምሰራው፤ ቢሆንም ግን በደስታ ነው የምሰራው፤ ስራዬን በምሰራበት ጊዜ ምንም የሚያሰለቸኝ የሚያዳክመኝ ደግሞ የሚያስጨንቀኝ ነገር የለም ማለት ነው እና ስራዬን በአግባቡና ጤናማ በሆነ አይምሮው እሰራለሁ አከናውናለሁ ማለት ነው።